የሚወደው እንስሳ ድመት ነው። ምክንያቱም ድመቶች ከሰዎች ጋር እጅግ የቀረበ ግንኙነት አላቸው። ድመቶች ከሰው ጋር በጣም የተላመዱና የሰውን ባህሪ የምረዱ እንስሳ ናቸው። ድመቶችን የሚወድበት ምክንያት አንደኛው ደግሞ የራሳቸውን ንጽህና በሚገባ ምጠበቁና ራሳቸውን ከሰዎች ጋር የተሻለ ቀረቤታ የሚፈጥሩ እጅግ የሚያስተውሉና ቤት ውስጥ ደግሞ የተለያዩ አገልግሎት ልሰጡ የሚችሉት። አይጦችና ከተለያዩ ጉዳት ከሚያደርሱ እንስሶች ልከላከሉን የሚችሉ ቤት የምጠብቁት። በጣም ተወዳጅና ባይሪያቸውም መልካቸውም ያማሩ ደስ የሚያሰኙ የተሻለ የሰውነት ቁመና ያላቸው እንስሳት ስለሆኑ ድመቶችን። ከሌሎች እንስሳት አብልጬ እወደዋለሁ።

በእጅ መሸመን ታውቃለህ? በእጅ መሸመን አላውቅም ይህ የረጅም ጊዜ ልምድ እና አብሮ ከሚሰሩ ሰዎች ጋር በማየት የሚለመድ ነገር ነው። የእጅ መሸመን ስራ በሀገራችን ብዙ ታሪክ የሚወስድ እና ከመቶ አመታት በፊት ሰዎች ሲያጠ ሲጠቀሙበት የነበረ የእጅ ጥበብ ነው። በእጅ በመሸመን ሰዎች ነጠላ እና ጋቢ የተሰራ የተለያዩ ስራዎችን ሰርተው ለገበያ ያቀርባሉ፣ ለራሳቸውም ይጠቀማሉ። በእጄ መሸመን ሙያዎችን ለመልመድ እያሰብኩትም ቢሆንም ወደፊት ግን ይሄን ስራ የሚሰራ አይመስለኝም ምክንያቱም ያለውበት የስራ አካባቢ ይህንን በሰፊ አይደግፍም። በእጅ ለመሸመን ጥበቡን እጅግ እደግፈዋለሁ። ለማወቅ በብርቱም እፈልገዋለሁ ዞሮ የእጄ የመሸመን ተግባር ጥቅሙ የጎላ እንደሆነ አስባለሁ። ነገር ግን እኔ በእጅ መሸመን አላውቅም።

በእጅ መጽሐፍ ትወዳለህ? በእጅ መጽሐፍ እጅግ ደስ ይለኛል። ምክንያቱም በእጅ የምጽፍበት ጊዜ ላይ የእጅ ጽሁፌን እያሻሻልኩና እያሳደግኩ እሄዳለሁ። ይሄ ብቻ አይደለም በእጅ በመጻፍ የቀኑ ውሎ ወይንም ዴያሪ- የትምህርት ጽሁፎችን እና የዘናዎችን እና የሌሎች የተፈጥሮ ዘገባዎችን መጻፍ ይቻላል። በእጅ ልንጽፋቸው የሚችሉ ነገሮች ድርሰት- ደብዳቤ እና አጫጭር ጽሁፎች ማስታወሻዎች ናቸው። በእጅ ለመጻፍ ምን ትጠቀማለህ? የመጀመሪያው በተለመደው በስክብርቶ ና በደብተር እጽፋለሁ። ከዛም ውጪ ጓደኞቼን የጅ ጽሁፌን እንዲያዩ እና አስተያየት እንድሰጡበት እጠይቃለሁ። የእጅ ጽሁፍ እጅግ የሚያስደስትና የሰው ልጅ በጣም በተለምዶ የሚያደርግ ስራ ነው። ከዚህም በተጨማሪው በእጅ የሚጽፉ ሰዎች ስለራሳቸው እንዲያስቡ ና እንዲያሰላስሉ ያደርጋል። የእለት ውሎ ዜናዎች፣ አጋጣሚዎች ክስተቶች በእጅ ሊጻፉ ይችላሉ። በእጅ መጽሐፍ እጅግ የምወደው ተግባር ነው። በየእለቱም አደርገዋለሁ።

የምታስታውሰው ጥሩ ማምህር አለ? አዎ የማስታውሰው ጥሩ ማምህር አለ። በልጅነቴ ጥሩ ትምህርቶችን አስተምሮኛል እሱም የእንግሊዘኛ ቋንቋ ነው። ይህ በጣም አስፈላጊና ሁሉም ተማሪዎች ሊማሩት የሚገባ ትምህርት ነበር። ጥሩ ማምህር ስለነበረ በተገቢ መልኩ ተዘጋጅቶ ያስተምረኝ ነበር ከዚያም ውጪ ለፈተናዎች ዝግጁ ያደርገኝ ነበር። ይህም ብቻ አደለም ይህ መምህር በቋንቋ ጥሩ ክህሎት ነበረው። መጽሐፍን መናገርን ማንበብንም አስተምሮኝ ነበር። የማስታውሰው ጥሩ መምህር በልጅነቴ የእንግሊዘኛ ቋንቋ አስተማሪና አሁን ደግሞ የተሻለ እንድረዳ የረዳኝ አስተማሪ ነበር። በጣምም አመሰግነዋለው። የማስታውሰው ጥሩ መምህር አለ

አዲስ ነገር መማር ፈተና ነው ከጥቂት ወራት በፊት ጀምሬያለሁ በመጀመሪያ በጣም ከባድ ነው ብዙ ስህተቶችን እንሰራ ነበር ግን በቀስ በቀስ የተቻልኩ ነው። በየቀኑ ትንሽ እለማመዳለሁ ማምሬ ታግዘኛለች ኢንተርኔት ላይም እመራምራለሁ አንዳንዴ ጊዜ ተስፋ እቆርጣለሁ ግን እቀጥላለሁ ትንሽ እድገት ስኖር ደስ ይለኛል። ትግስት ያስፈልጋል አሁን የተሻለ ሆኗል አዲስ ችሎታ ለወደፊት ይረዳል።

እንጀራ ማብሰል የቤተሰብ ስራ ነው። መጀመሪያ ጤፍ መፍጨት አለብን። ከዚያ በውሃ እናቅማዋለን ሶስት ቀናት መጠበቅ አለብን ሲያፈርም ጥሩ ሽታ አለው ምጣድ ላይ እንጎርፋለን ትልቅ ክብ መልክ አለ በእሳት ላይ በፍጥነት ይበስላል። ጎን እንገለብጠዋለን ከዚያ በጥጥ እንሸፍነዋለን እንጀራ በየቀኑ እንጠቀማለን። ከውጥ ጋር ጣፋጭ ነው። ይህ የኛ ባህላዊ ምግብ ነው። ማብሰል ጥበብ ይፈልጋል።